አዎ ሳንቲም የማስቀመጥ ልምድ አለኝ። ከተለያየ ቦታ ማለትም ከታክሲ ከባስ ከገበያ ስወጣ ከገበያ የሚመለሱ ሳንቲሞችን እሰበስባለሁ እነዚህን ከሰበሰብኩ በኋላ በክብደትም ዋጋም እንደሚኖራቸው ስለማምን። ባንክ አስቀምጣችኋለሁ ባንክ ማለት ኖርማል ትልቁ ባንክ ሳይሆን በቤታችን ውስጥ የምንዘጋጀው በሳጥን የምትዘጋጅ በቁልፍ የምትቆለፍ ሳንቲም ማስቀመጫዎች አሉን። እሱ ውስጥ እያስቀመጥን እናስቀምጣለን እናስቀምጥ እያገኘነው በሙሉ ሁሌም እናስቀምጣለን ከዛ ሲመለስ የሆነ ቀን ሙሉ ሲሞላ አንከፍተዋለን ስንከፍተው ግን የማይታመን ትልቅ ብር ይሆናል። እናም ብዙን የማስቀምጥ ከአባቴ ልምዱ አለኝ።

ሁለት ነው ሶስት ፖስታ አለኝ። አሁን የምጠቀመው ማለት ነው የተለያዩ ሶስቱም የተለያየ አገልግሎት አላቸው። አንዱ ላፕቶፔን ብቻ የሚይዝበት፤ የስራ ዕቃዎቼን፤ ዶክመንቶቼን፤ ቻርጀር፤ ኤርፎን ኬብሎች የሚይዝበት ቦርሳዬ ነው። ሁለተኛው ቦርሳዬ ደግሞ የጂም ቦርሳ አለኝ ጂም ስሄድ ጫማዎቼን ልብሶቼን ብዙ ነገሮቼን የማስቀምጥባቸው መታሻ ሻምፖ ኮንዲሽነሮችን በሙሉ የሚይዝባቸው የጂም ቦርሳ አለ። ሶስተኛ ደግሞ ስራ ቦታ ስሄድ ምሳ የሚዝበት የምሳ አቃ መያዣ አለ። ምሳ አቃ መያዣ አለ ለራሱ የራሱ ቦርሳ አለው። እሱም ደግሞ አለኝ። ከሞላጎደል ሶስት ነው የተለያየ ቦርሳ ነው የምጠቀመው ሁሉም የራሳቸው መያዣ ስላላቸው ግዴታ መለየት አለብኝ። ላፕቶፕ የጂም ቦርሶ ውስጥ መግባት አይችልም የጂም እቃዎች የላፕቶፕ ቦርሶ ውስጥ መግባት አይችሉም። የላፕቶፕ ቃል ደግሞ ምሳቃ ውስጥ መግባት የምሳ ዕቃው ደግሞ የላፕቶፕ ውስጥ መግባት ስለማይችል ለያይቼ ነው እያዝኩ ያለሁት።

እስካሁን ምንም የበላሁት ነገር የለም። ግን በእርግጠኝነት ከዚህ በኋላ ከሆነ ልበላ ምችለው እናቴ ስትመጣ ፍርፍር ነው። ብዙ ጊዜ የፍርፍር ለቁርስ እናዘወትራለን የመጀመሪያ ምግባችን ነው። እኛ ቤት ምክንያቱም ፍርፍር ቀለል ያለ ምግብ ነው በዳቦ ሊበላ የሚችል አይነት ምግብ ነው። ያ ፍርፍር ደግሞ የሚሰራው ከጤፍ ነው። ከጤፍ እንጀራ አለ አይደለ እንጀራው ደርቆ ወይም ሳይደርቅ ተፈርፍሮ የስልስ ውስጥ እነዛ ስልሶች ደግሞ የሚዘጋጁት ከቲማቲም ከሸንኩርት ሊሆን ይችላል። ከበርበሬና ከዘይት እነዚህ አንድ ሊሆኑ ተቁላልተው ሲበስሉ ውሃ ይጨምርባቸውና ለፍርፍሩ እንዳይደርቅ ግማሽ ሲደርስ በላዩ ላይ እንጀራ ይጨምርበታል ተቆራርሱ ከዛ ትንሽ ማሰል ማሰል ማሰል ሲደረግ ፈርፈር ሲል ለምግብ ይቀርባል። ጣፋጭ ምግብ ነው እሱ ምግብ ለብዙ ጊዜ የማዘወትረው እሱን ነው። ለቁርስ